በመስመር ላይ ገዢ ነህ? በመስመር ላይ ገዢ ነህ ማለት የተረዳሁበትን እንግዲህ መጀመሪያ ላብራራ ጥያቄው ትንሽ ግራ ስለሚገባ ማለት ነው። እና መንገድ ላይ ስትሄድ መንገድ ላይ ባሉ ሁኔታዎቼ መንገድ ላይ የሚሸጡ ነገሮች ሊሆን ይችላሉ መንገድ ላይ ያየሃቸውን ነገሮች? ትገዛለህ ወይ ለ ማለት ይመስለኛል። አልገዛም ማለት የሚበላ ነገር በተለይ ከሆነ። መንገድ ላይ የሚሸጡ ነገሮችን ምናምን ብዙም ደስተኛ አይደለሁም ማለት ከጥራታቸው ከጤንነት አንፃር ከተለያዩ ነገሮች አንፃር። ብዙም ደስተኛ አይደለሁም ከመንገድ ላይ ተገዝተው የሚበሉ ነገሮችን ገዝቶ መብላት ማለት። ሌላ ጭቅ ቁሳቁስ የ ሆኑ ነገሮች ከሆኑ ግን እንደ ሁኔታው ለምሳሌ በጥሩ በርካሽ ዋጋ የተገኙ ነገሮች ከሆኑ ልገዛ የምችልበት ሁኔታዎች ይኖራሉ። እና ቁስ የሆኑ ነገሮች ከሆኑ የሚለበሱ ወይ የሚደረጉ የተለያዩ ቁስ የሆኑ ነገሮች ላይ አስፈላጊ ለሰው ልጅ በርካሽ ዋጋ መንገድ ላይ ካገኘሁ ልገዛ እችላለሁ። ነገር ግን ምግብ ምናምን ከሆነ መንገድ ላይ ብዙ ጊዜ ምግብ መጠቃቀም ብዙ አያስደስተኝም። በጣም ልቤ ይፈራል። አያምነውም ምክንያቱም እንዴት እንደሚሰሩት ምናምን አብዛኛዎቹ በ እንዝላልነት በዝርክርክነት ነው። እነዛን ነገሮች የሚሰሩት እና ከጤንነት ከምናምን አንፃር ብዙም አልደግፋቸውም አልመክራቸውም እኔም አልጠቀምም ብዙ ጊዜ አንዳንዴ ከስንት አንዴ ካልሆነ በስተቀር ማለት ነው እሱንም መርጬ ነው የምጠቀመው። ስጠቀም ማለት ነው።